አይን ነው የሚለው አይን ማለት እንግዲህ እያንዳንዱ የሰው ልጅ ካሉትየሰውነት አካላት ክፍሎች መካከል አንዱ ነው ማለት ነው። ስለዚህ ይሄም እንግዲህ በሰው ልጅ ላይ ብቻ የሚገኝ አካል ክፍል ሳይሆነ በተለዩ እንስሳት ላይ የሚገኝ የአካል ክፍል ነው ማለት ነው። ስለዚህ በሰዎች እና በእንስሳት እንዲሁም ለምሳሌ በሰዎች ላይ አለ በንሰሳት ላይ ለምሳሌ በቤት እንሰሳ እና በዱር እንሰሳ በእነሱም ላይ አለ ማለት ነው። ስለዚህ ይህም ማለት እንግዲህ አንድ ሰው ራሱን እንደ ሰዎች ላይ የሚኖርበት ምክንያት እንግዲህ ልሰው ልጀ የሚሰጠው አድቫንቴጅ ጠቀሜታ ምንድነው? ካልን የተለያዩ ጠቀሜታዎች አሉት ማለት ነው። ከእነዚህ ጠቀሜታዎችም መካከል አንድ ሰው የሚፈልገውን ነገር ራሱ የማንንም እገዛ ሳይፈልግ ተጠቅሞ ስራዎችን በደንብ እንዲሰራና ውጤታማ እንዲሆን ያደርጋል ማለት ነው። ስለዚህ ሌላኛው ደግሞ የተለያዩ ጉዞዎችን ለማድረግ ቢፈልግ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ቢፈልግ አንድ ሰው ካሉት የአካል ክፍሎች መካከል አይን ከሌለው ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ሳይችልም ኢቭን እንኳን ደግሞ ከተቀመጠበት መነሳት እንኳን አይችልም ማለት ነው። ስለዚህ ይህ በጣም ከባድ የሆነ በሰዎች ላይ በተለያዩ በተፈጥሮን ችግር ምክንያት ሊሆን ይችላል በሰው ሰራሽ ችግርም ምክንያት ሊሆን ይችላል ሊመጣ የሚችል ነው ማለት ነው። ስለዚህ እንግዲህ በተለያዩ ነገሮች ጉዳት ሊደርስበት ይችላል ማለት ነው። በተለይም በሰው ሰራሽም ተፈጥሮአዊም በሆኑ ጉዳቶች ሊጎዳ ይችላል ማለት ነው። ስለዚህ ይሄ በሚጎዳበት ሰዓት እንግዲህ ሰዎች በጣም ሲቸገሩ የሰዎችን እርዳታ ሲፈልጉ እንመለከታለን ማለት ነው። እንዲሁም ደግሞ በሰው ሰራሽ መልኩ ደግሞ የተለያዩ መሳሪያዎች ተገጥሞላቸው ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀሱና የፈለጉትን ነገር እንዲጠቀሙ እንዲሁም ደግሞ ስራቸውንም እንዲሰሩ የማድረግ ሁኔታ አሁን ላይ አለ ማለት ነው። ለምሳሌ ተማሪዎች ከሆኑ ክላሳቸውን በደንብ እንዲከታተሉ ለማድረግ ከሚኖሩበት አካባቢ ወደ ክላስ እንዲሄዱ ራሳቸውን ችለው የማንንም እገዛ ሳይፈልጉ እንዲንቀሳቀሱ ለማድረግ ተሰራ መሳሪያ አለ ማለት ነው። እሱን በመጠቀም ይንቀሳቀሳሉ ማለት ነው። እንግዲህ በተለያዩ አዳጋዎች ሊደርሱባቸው ይችላሉ ማለት ነው። ይሄን ከልጅነታቸውም ሊሆን ይችላል እንዲሁም ደግሞ ካደጉ በኋላ የሚመጣ ችግርም ሊሆን ይችላል ማለት ነው። ስለዚህ ይሄ እንግዲህ ብዙ ጉዳቶችን ያስከትላል ማለት ነው። በሰዎች ላይ ስለዚህ ማንኛውም ሰው በጣም ጥንቃቄ ሊያደርግለት ከሚገባ የሰውነት ክፍሎች መካከል እንግዲህ በጣም ጥንቃቄ እና በቀላሉ ሊጎዳ የሚችል ጥንቃቄ የሚፈልግ የሰውነት አካል ክፍል ነው ማለት ነው። ይሄ ስለዚህ እንግዲህ አይናችን በተለያዩ የዶክተሮች እንዲሁም ደግሞ የጤና ባለሙያዎች እንደሚመከረው ማለት ነው። ብዙ ጉዳቶች ይደርሱበታል በተለይ በቅርብ ጊዜ አሁን ላይ እንግዲህ አሁን ላይ ያሉ ጥናቶች እንደሚያመለክቱት በዚህ በቴክኖሎጂው ዘመን ላይ ስለሚገኝ ማለት ነው እንግዲህ ብዙ ሰዎች የተለያዩ የኤሌክትሮኒክ መገልገያዎችን በመጠቀም እንግዲህ ላይን ጉዳት እየተጋለጡ ይገኛሉ ማለት ነው። ለምሳሌ ያክል እንግዲህ የእጅ ስልኮቻቸውን መውሰድ እንችላለን ማለት ነው። የእጅ ስልኮቻቸውን ብዙ ጊዜ የሚጠቀሙ ሰዎች በጣም ብዙ ጉዳት እየደረሰባቸው አይናቸው ላይ በጣም ጉዳት እየደረሰ ይገኛል ማለት ነው። እንግዲህ በተለይም ደግሞ ጉዳቱ የሚጨምረው ጨለማ በሚሆንበት ሰዓት ወይም ምሽት ላይ በሚጠቀሙበት ሰዓት በአካባቢያቸው ብርሃን በማይኖርበት ሰዓት እንግዲህ አይናቸውን ወደ ጉዳት የሚያጋለጡበት ሁኔታ እንመለከታለን ማለት ነው። ይሄም በጣም ከባድ እና ከእለት ከእለት የአካል ጉዳተኞች ነው አይናቸው የሚጎዳ ህዝቦችን ቁጥር እየጨመረ ያለ ነው ማለት ነው። እንግዲህ አሁን ላይ በተፈጥሮ ደረጃ ሊሆን ይችላል ሰው ሰራሽ ደረጃ ሊሆን ይችላል። እንግዲህ አይናቸው ላይ ጉዳት ያደረሰባቸው ሰዎች በሀገራችንም በቅርቡ የተከፈተ ልማት ነው እንግዲህ የአይን ባንክ የሚባል ተከፍቶ እንግዲህ አይናቸው እንዲመለስላቸው የማድረግ የአይን ንቅለ ተከለ ተደርጎ ጉዳት የደረሰባቸው ሰዎች እንደገና የማየት እድል እያገኙ ይገኛሉ ማለት ነው። ስለዚህም በሀገራችን የአይን ባንክ ተከፍቶ እንግዲህ ሰዎች ከመሞታቸው በፊት የራሳቸውን ፊርማ ያረፈበት ውል ተፈራርመው እንግዲህ ላይን ባንክ አይናቸውን በሚያስገቡበት ሰዓት ብዙ ሰዎች ያይን የአካል ጉዳታቸውን እየቀየሩ ይገኛሉ ማለት ነው

እንግዲህ ስልክ ነው የሚለው ጥያቄው ማለት ነው። ስልክ እንግዲህ አሁን ላይ በአለማችን ላይ ካሉ በጣም ለሰዎች አስፈላጊ ከሆኑ እና የተለያዩ ስራዎችን ለመስራት እንግዲህ በጣም ቀላል ከሆኑ መንገዶች መካከል ነው እንግዲህ ስልክ አንዱ ነው ማለት ነው፤ ስልክ እንግዲህ የእጅ ስልክ እና የእጅ ስልክና የለያየ የስልክ አይነቶች አሉ እንግዲህ የቢሮ ስልኮችም አሉ የቤት ስልኮችም አሉ ማለት ነው። ስለዚህ እነሱን የሚያካትት ነው ማለት ነው። እንግዲህ አጀማመሩ የስልክ አሐሠራረት እንግዲህ የሚጀምረው እንግዲህ ከአንድ መቶ አመት በፊት ነው ማለት ነው። ይሄ እንግዲህ የሚጀምረው ስለዚህ አሁን ስልክ የተለያዩ ሰዎችን የተለያዩ አለማችን በአለማችን ላይ የምኖሩ ሰዎችን በቀላሉ ያገናኘ መረጃዎችን በቀላሉ ለመለዋወጥ በጣም ኑሮን ያቀለለ እንግዲህ መሳሪያ ብንለው ማጋነን አይሆንም ማለት ነው። ስለዚህ ስልክ የተለያዩ ቢዝነስ ስራዎችን ለመስራት ሊሆን ይችላል መረጃዎችን ለመለዋወጥ ሊሆን ይችላል፤ የተለያዩ ጉብኝት ቦታዎችን ለማየት ሊሆን ይችላል እንዲሁም ደግሞ የተለያዩ ክፍያዎችን ለመክፈል ሊሆን ይችላል። የተለያዩ ሚዲያዎችን ለመከታተል መዝናኛዎችን ለመከታተል ሊሆን ይችላል። የተለያዩ የስፖርታዊ ውድድሮችን ለመከታተል ሊሆን ይችላል ለምሳሌ እንደ እግር ኳስ እጅ ኳስ መረብ ኳስ የሩጫ ኦሎምፒክ ውድድሮችን ሊሆን ይችላል። እንዲሁ ደግሞ አሜሪካን የአሜሪካን እግር ኳስ የሆነች አርባ ነው የተለያዩ አለማችን ላይ የሚደረጉ ህይወቶችን በከላን ለመከላከል ለመከታተል እይ በጣም የሚጠቅም አለማችን ላይ እንግዲህ አሁን ላይ ጠቃሚ ከሚባሉ መሳሪያዎች መካከል አንዱ ነው ማለት ነው። እንግዲህ በስልክ የማይሰራ ነገር የለም ማለት ይቻላል ማለት ነው ብዙ ስራዎች ይሰራሉ ማለት ነው። በተለይ አሁን ላይ እንግዲህ በቢዝነሱ በኩል ደግሞ የሰዎችን ኑሮ ቀለል ያደረገው ያለ መሳሪያ ነው ማለት ነው። ስለዚህ እንግዲህ አለማችን ላይ ወደ ሰባት ቢሊየን የሚጠጉ የሚጠጋ የህዝብ ቁጥር ይኖራል ተብሎ ይጠበቃል ማለት ነው። ስለዚህ ከዚህ ሁሉ እንግዲህ ከዚህ ሁሉ እንግዲህ በቢሊየን የሚቆጠረው የስ በስልክ ስልክ የሚጠቀም ነው ማለት ነው። ወይም የቤት ወይም የቤተሰብ ስልክ የሚጠቀም ነው ማለት ነው። ስለዚህ ይሄም ቀላል ቁጥር አይደለም ማለት ነው። በአለማችን ላይ ያለው የስልክ ተጠቃሚ በጣም ብዙ ነው ማለት ነው። አሁን ላይም እንግዲህ ከጊዜ ወደ ጊዜ እየጨመረ መጥቷል ማለት ነው። እንግዲህ ዘመናዊነት እንዲሁም ደግሞ አለመቀፈዊነት አለምን አንድ እያደረጉ እያስተሳሰሩ ስለሚገኙ ማለት ነው። ስለዚህ በአንድ በእጅ ስልክ እንግዲህ አለማችንን መቆጣጠር እንችላለን ማለት አለም እየተፈጸሙ ያሉ ሁኔታዎችን በቀላሉ መመልከት እንችላለን ማለት ነው። ለምሳሌ አንድ ሰው ኤዥያ ውስጥ ሆኖ የሆነ ሰው ወይም አፍሪካ ውስጥ የሆነ ሰው የተዳየ ሀገራቶች ላይ በአለማችን ባሉ ሀገራቶች ላይ የሚፈጽሙ እውነቶች ሊያዩ ይችላሉ ማለት ነው። ለምሳሌ የተለያዩ የፖለቲካ እውነቶች ሊሆኑ ይችላሉ። ቢዝነስ ተኮር የሆኑ ጉዳይ ሊሆን ይችላሉ ይመስሉታል እንዲሁም የቤተሰብ ከቤተሰብ ጋር መረጃ ለመለዎወጥ ሊሆን ይችላል ማለት ነው። ስለዚህ ስራውን እንዲሁ ደግሞ ሌላ ስራ ካለው ያ ሰው ያን ስራ ለመቆጣጠር ሊሆን ይችላል በቀላሉ መቆጣጠር ይችላል ማለት ነው። ስለዚህ አንድ አፍሪካ ውስጥ አፍሪካ አገር ውስጥ ያለ ሰው አሜሪካ ወይም ደቡብ አሜሪካ ካሉ ሰዎች ጋር በቀላሉ መገናኘት የሚችልበት ተገናኝቶም ደግሞ አውርቶ በደንብ ዉጤት ላይ መድረስ የሚችልበት ወይም ደግሞ ሀሳቡን በደንብ መግለጽ የሚችልበት ከሰዎች ጋር መግባባት የሚችልበትን መንገድ እየፈጠረን የሰዎችን ልፋት ቀለል ያደረገ ማለት ነው። እንግዲህ እንግዲህ ይሄ ስልክ ከመኖሩ በፊት ሰዎች ምንድነው? የሚጠቀሙ የነበረው የምንለውን እንግዲህ ትንሽ ዳሰስ ብናደርገው መልካም ይመስለኛል። ስለዚህ ስልክ መኖር በፊት እንግዲህ የሚጠቀሙት በገመድ ነው በገመድ እንትን በማለት ማለት ነው። እንግዲህ ወይለነስ የሆነ ወይም በገመድ ነበር መረጃዎች የሚተላለፉት ማለት ነው። እንዲሁም ደግሞ ብዙ ጊዜ በኮስታ ነበር መረጃዎች የሚተላለፉት ማለት ነው። ስለዚህ እሱን ሁሉ መቅረፍ ችሏል ማለት ነው። እንግዲህ በስልካችን አሁን ላይ በስልካችን ብዙ ነገሮችን መከታተል እንችላለን ማለት ነው። እንዲሁም ደግሞ የተለያዩ ሶሻል ሚዲያ መተግበሪያዎችን በመጠቀም መረጃዎችን መከታተል ቢዝነሳችንን ስራችንን መፈዘም እንችላለን ማለት። ለምሳሌ እንደ ኢንስታግራም ቲክቶክ ያሉ ዩቲዩብ ያሉ ሊንክድኢን ትዊተር ያሉ መተግበሪያዎችን መጠቀም እንችላለን። መጥለው በስልካችን

እንግዲህ እ ጥያቄው የሚለው እንግዲህ ደረሰኝ ደረሰኝ ማለት እንግዲህ ሁለት ትርጉም ሊኖረው ይችላል ማለት ነው። እንግዲህ እንደ ቃሉ ስሄድ እንግዲህ ሁለት አይነት ትርጉም ሊኖረው ይችላል የመጀመሪያው ትርጉሙ እንግዲህ ደረሰኝ ማለት አንድ ሰው አንድ ምርት ከገዛ በኋላ ሊሆን ይችላል ወይም ደሞ ሰርቪስ ከተጠቀመ ማለት ነው ሰርቪስ ከተጠቀመ በኋላ ሊሆን ይችላል። እ እንግዲህ ክፍያ ይከፍላል ማለት ነው ለተጠቀመው እ አገልግሎት ወይም እንግዲህ ለተጠ ለገዛው ምርት ክፍያ ይከፍላል ማለት ነው። ስለዚህ ክፍያ ሲከፍል ደረሰኝ ያስፈልጋል ማለት ነው። ደረሰኝ በሚከፍልበት ሰዓት እንግዲህ ያን ምርት ወይም ያን አገልግሎት በምን ያክል ገንዘብ እንደተጠቀመው እ እንደገዛው እንደተጠቀመ ወይንም ደግሞ በምን እንደተጠቀመ ገንዘቡን ያስቀምጣል ማለት ነው። ሌላ ደግሞ በምን አይነ በምን ቀን ነው ደግሞ እንደዚህ አገልግሎት የተጠቀመው ይህንን ምርት የገዛው የሚል እ ደረሰኝ የዛ ድርጅት የተጠቀመበት የምርቱን የሸጠው ድርጅት ፊርማ ያለበት ደረሰኝ ያስፈልገዋል ማለት ነው። እንዳለም ደግሞ የስራ አስኪያጁ የዛ ሰራተኛ ባለሙያ እ ፊርማ የሚያስፈልገው ደረሰኝ ነው ማለት ነው። ስለዚህ ያን ደረሰኝ ሂዶ የተጠቀመውን አገልግሎት እሱ ከመጣበት ድርጅት ወይም ደግሞ ማሳየት ከሚፈልጋቸው ሰዎች ለሚፈልጋቸው ሰዎች ደረሰኙን ያሳያል ማለት ነው። ስለዚህ ይሄ ደረሰኝ ይባላል ማለት ነው። በሌላ በኩል ደረሰኝ ደግሞ እ ትርጉም በሌላ ትርጉም ደግሞ ስንሄድ ደግሞ ደረሰኝ ማለት አንድ ሰው እቃ መልእክት ተልእኮ ሊሆን ይችላል ወይም ደግሞ ምርት ልኮ ሊሆን ይችላል ስለዚህ ያም እቃ ደረሰኝ ሊሆን ይችላል ማለት ነው። ደረሰኝ ማለት እኔ ጋር እቃው ደርሷል ተቀብየዋለሁ ማለት ነው። ከዛ ስለዚህ እቃው እኔ ጋር ደርሷል ተቀብየዋለሁ ካለ ደረሰኝ ሊል ይችላል ማለት ነው። ስለዚህ ሁለት አይነት ትርጉም ይኖረዋል ማለት ነው እንደ አገባቡ እንወስደዋለን ይሄን ትርጉም። ስለዚህ እንደዚህ አይነት ትርጉም ይኖራቸዋል ማለት ነው አብዛኞቹ ቃላቶች በተለያየ ዳይሬክሽን በተለያየ አቅጣጫ ነው ልንመለከታቸው ትርጉማቸውን ልንፈታው የምንችለው ማለት ነው

እንግዲህ ጥያቄው የሚለው ጫማ ነው። ጫማ እንግዲህ ይህ አንድ ራሱን የሻለ የአማርኛ ቃል ሲሆን እንግዲህ ትርጓሜው አለው ማለት ነው። እንዴት ነው የምንጠቀመው እንዴት ነው የምንተረጉመው ምን አይነት የጫማ አይነቶች አሉ የሚለውን በግልጽ እናገራለው ማለት ነው ስለዚህ ጫማ ማለት እንግዲህ ጫማ የምንለው አንድ ሰው ሊጠቀመው የሚችል ከተለያዩ ነገሮች ለመጠበቅ ራሱን በእግሩ የሚጫመተው ነገር በእግሩ የሚለብሰው ነገር ጫማ ይባላል ማለት ነው። ጫማ እንግዲህ በማንኛውም እድሜ ደረጃ ላይ ያለ ሰው መልበስ ይችላል ማለት ነው። ከህፃናት ጀምሮ እስከ አዋቂ እስከ ታላላቅ ሰዎች ድረስ እድሜ አይገድበውም ማለት ነው እንግዲህ ለሚለብሱት ሰዎች ታላላቅ ሰዎች ድረስ እድሜ አይገድበውም ማለት ነው እንግዲህ ለሚለብሱት ሰዎች ከተለያዩ ቆዳ ቆዳ ነክ ነገሮች ሊሆን ይችላል የጎማ ነገሮች ሊሆን ይችላል ከእነዚህ ይዘጋጃል ማለት ነው። ከተለያዩ ቆዳ ቆዳ ነክ ነገሮች ሊሆን ይችላል የጎማ ነገሮች ሊሆን ይችላል ከእነዚህ ይዘጋጃል ማለት ነው። ካምፓኒዎችም ድርጅቶች ብዙ ድርጅቶች አሉ ማለት ነው እነሱም እንግዲህ ለማህበረሰቡ የተለያዩ አቅርቦቶችን በማቅረብ ራሳቸውንም ወደ ንግዱ በመቀላቀል የተለያዩ ስራውን ስራዎችን እየሰሩ ይገኛሉ ማለት ነው ስለዚህ ይሄ ከጫማ የሚገኘው ነው ማለት ነው ስለዚህ በጫማ ገበያው ላይ እንግዲህ በጣም ብዙ ድርጅቶች በ እንደ አለም አቀፍ ደረጃም በሀገራችንም ይሳተፋሉ ማለት ነው ከእነዚህም መካከል እንግዲህ በዋናነት ሊጠቀስ የሚችለው እንግዲህ በጫማ ማምረት እና መሸጥ ዙሪያ ላይ አዲዳስ አዲዳስ የሚባለው ድርጅት ይጠቀሳል ማለት ነው ሌላኛ ደግሞ አቢባስ የሚባል ድርጅት አለ ማለት ነው እሱም ኤር ፎርስ የሚባል ድርጅት አለ እሱም እንግዲህ እሱም ይካተታል ማለት ነው ይሄ አሜሪካዊ ድርጅት ነው እንግዲህ በጣም ብዙ ተጠቃሚዎች አሉት አለባበስም ከብዙ ልብሶች ጋር የምንለብሰው ጫማ ነው ማለት ነው ስለዚህ የታም እኔም በበኩሌ ብዙ ነገሮችን ብዙ ጫማዎችን ከኤርፎርስ ተጠቅሜያለሁና ብዙ አድቫንቴጆች አሉት ብዙ በጣም ምቹ ነው ለአጠቃቀም ምቹ ነው ማለት ነው ስንለብሰውም ምቹ ነው እሱ በጣም ደስ የሚል ጫማ ነው ማለት ነው በሌላ በሶስተኛ ደረጃ ደግሞ እንግዲህ ጆርዳንም ጫማ ነው ማለት ነው ጆርዳን ጫማም በጣም አሪፍ የሆነ ማለት ነው አሪፍ ጫማ ነው ሌላ በአራተኛ ደረጃ ደግሞ ኦል ስታር ጫማ ነው በጣም በአለማችን ላይ ብዙ ተጠቃሚ ያለው ጫማ ማለት ነው ስለዚህም ከጫማ አይነቶች ሹሙ ጫማ ከሚያመርት ድርጅቶች እና እንደ አለም አቀፍ ደረጃ ደግሞ ጫማዎችን ከሚሸጡ ድርጅቶች መካከል ለህዝብ ህብረተሰቡ ከሚያቀርቡ መካከል አንዱ ነው ማለት ነው ስለዚህ ይህም በጣም ብዙ ተጠቃሚዎች አሉት እንደ አለም አቀፍ ደረጃ ማለት ነው ስለዚህ በዋናነት እነዚህን እጠቀማለሁ ማለት ነው እኔ እንግዲህ ከምን ከምን ይከላከልልናል ካልን ይሄ ጫማ ተፈጥሮአዊና ሰው ሰራሽ ከሆኑ ነገሮች ሰዎች ችግራቸውን ለመከላከል ይጠቀሙበታል ማለት ነው ስለዚህ እንግዲህ እንዲሁም ደግሞ በጣም በፕሮፌ በአለም አቀፋዊ ደረጃ ደግሞ የተለያዩ እግር ኳስ እንትኖች የስፖርታዊ ውድድሮች የሚከናወኑበትም እንግዲህ በእነዚህ ጫማዎች ነው ማለት ይለያያል ማለት ነው ኖርማል ከምንለብሰው ጫማና በመደበኛ ከምንለብሰው ጫማና ከስፖርተኞች ከሚለብሱት ጫማ ልዩነት አለው ማለት ነው በተለይ እንግዲህ እነዚህ እግር ኳስ የሚጫወቱ ተጫዋቾች እንዲሁም ደግሞ ሩጫ የሚረጡት ከኖርማል ከመደበኛው ጫማ ይለያል ማለት ነው እሱ ስለዚህ ለምሳሌ እግር ኳስ የሚጫወቱ ሰዎች ከታች መሬቱን እንዲቆነጥጥ ተደርጎ የሚሰራ የራሱ የሆነ ብረት የሚገጠምለት አለ ማለት ነው እነሱም ተጫዋቾች ወድቀው እንዳይጎዱ እንዳይሰበሩ ለመከላከል ያገዘ ነው ማለት ነው ሯጮቹም በሚሮጡበት ሰዓት መሬቱን ቆንጥጠው እንዲይዝ እና እነሱን ወድቀው ለአደጋ እንዳይጋለጡ ለማድረግ የሚጠቀሙበት አለ ማለት ነው ስለዚህ እነዚህ አይነት ጫማዎች አሉ ማለት ነው እንግዲህ የሰዎችን ከተለያዩ ጉዳቶች ከሰው ሰራሽ እና ተፈጥሮአዊ ከሆኑ ጉዳቶች ለመከላከል ይጠቅሙናል ማለት ነው እነዚህ ጫማዎች ለምሳሌ እንግዲህ እሳት የእሳት አዳጋ ሊኖር ይችላል ማለት ነው እሱን ለመከላከል እግራችን ምንም ጫማው መጀመሪያ ከተጎዳ በኋላ ነው ማለት ነው እኛ ልንጎዳ የምንችለው ስለዚህ እሱን ለመከላከል ይጠቅመናል ማለት ነው እንዲሁም ደግሞ የተለያዩ ጋሬጣዎች እንዳይወጉን እንጨት ስባሪዎች እንዳይወጉን ያደርጋል ማለት ነው ሌላ ደግሞ እነዚህ ብረታ ብረት ቁረጥራጮች ሊኖሩ ይችላሉ ማለት ነው መሬት ላይ ተቀብረው የቆዩ እንዲሁም ደግሞ የተለያዩ ሚስማሮች ሊሆኑ ይችላሉ እነሱን እግራችንን ከወጉን እንደ ቲታነስ ይሆንና ሌላ ችግር ሊያመጣ ስለሚችል ሰውነታችን ላይ በጤናችን ላይ ወደፊት ባለው ጤናችን ላይ ብዙ ችግር ሊያመጣ ስለሚችል እሱን ለመከላከል እንጠቀምበታለን ማለት ነው ስለዚህ ጫማ ለሰው ልጅ በጣም ብዙ ጥቅሞች አሉት ማለት ነው ግራችንን እንግዲህ ከተለያዩ ነገሮች ይከላከላል ማለት ነው

እንግዲህ ችሎታ ነው ሚለው ጥያቄያችን የሚለው እንግዲ ችሎታ ነው ችሎታ ማለት ምን ማለት ነው እንግዲህ ይህ ራሱን የቻለ አንድ የአማርኛ ቃል ሲሆን ትርጓሜውም እንግዲህ አንድ ሰው ወይንም ደሞ አንድ ነገር አንድን ነገር የመስራት የማወቅ ወይም የተሰጠውን ነገር የመፈጸም የተሰጠውን ስራ ወይም የተሰጠውን ጉዳይ የመፈጸም ብቃት ካለው ችሎታ አለው ይባላል ማለት ነው። ስለዚህ ችሎታ ሚባለው ምንድነው የነገሮችን ለመፈጸም እንዲሁም ደሞ የተለያዩ ስራዎችን ለመስራት የራሳችን አቅም ካለን ያን ስራ ማከናወን እምንችል ከሆነ ውጤታማ አድርገን ያን ስራ መፈጸም የምንችል ከሆነ ችሎታ አለን ማለት ነው። ስለዚህ ችሎታ አላቸው የምንላቸው ብዙ ሰዎች እንግዲህ በተለያየ ነገር ሊሆን ይችላል ማለት ነው በብዙ ነገሮች ችሎታን ልንፈትሽ እንችላለን ማለት ነው። ስለዚህ ችሎታ በብዙ ነገሮች ይገለጻል ማለት ነው ለምሳሌ የተለያዩ ስፖርታዊ ውድድሮችን በመቻል ሊሆን ይችላል ስፖርታዊ ውድድሮች ከ ምን ምን ናቸው ካልን ለምሳሌ የእግር ኳስ ጨዋታዎች ሊሆኑ ይችላሉ ማለት ነው። ስለዚህ በእግር ኳስ ጨዋታዎች ላይ አንድ ሰው መወጣት ሚጠበቅበትን ወይም መስራት እሚችል እሚጠበቅበትን ስራ ከሰራ ለምሳሌ በእግር ኳስ ጨዋታዎች ላይ የተለያዩ ቦታዎች አሉ ሁሉም ተጫዋች የራሱ የሆነ ቦታ አለው። ለምሳሌ በረኛው ጎሉን በጎሉ ላይ ጎል እንዳይቆጠር ግብ እንዳይቆጠርበት መከላከል ነው ማለት ነው ስለዚህ ዘብ መሆን ነው ማለት ነው የዛ ኳስ። ስለዚህ ያን ማድረግ ከቻለ ኳስ ሲለጋ መቅለብ ከቻለ መያዝ ከቻለ ችሎታ አለው እንላለን ማለት ነው። ስለዚህ ይሄ በእግር ኳስ ጨዋታዎች ሊሆን ይችላል አጥቂም እንደዛው ማለት ነው ተከላካይም እንደዛው የመሃል ተጫዋችም እንደዛው ይሄን እነዚህን እሚያደርግ ከሆነ ችሎታ አለው እንላለን ማለት ነው። እንዲሁም ደግሞ በእግር ኳስ ጨዋታዎች ለስፖርታዊ ውድድሮች ብቻ ሳይሆን በተለያዩ ነገሮች ሊሆን ይችላል ማለት ነው። ለምሳሌ በምን ሊሆን ይችላል በስራ ቦታ ላይ ሊሆን ይችላል። በስራ ቦታ ላይ ስንል አንድ ሰው ተቀጥሮ ለ በሚሰራበት ቦታ የሆነ የግልም ድርጅትም ሊሆን ይችላል የመንግስት ድርጅትም ሊሆን ይችላል ማንኛውም ሰው የራሱ ሚና ተሰጥቶት ነው የሚሰራ ማለት ነው። ስለዚህ በሁሉም ስራ ሊካተት ስለማይችል የራሱ የሆነ ሙያ ክሂ ክሂል ይኖረዋል ከህሎት ይኖረዋል ማለት ነው። በዛ ሙያው ነው ስራ የሚሰጠው። ስለዚህ ለምሳሌ የሰው ሀብት ልማት ክፍል ከሆነ አንድ ሰው የሰው ሀብት ሙላት ክፍል የሚሰራቸውን ስራዎች በደንብ ማወቅ አለበት። ያንን ክህሎት ማዳመር አለበት ማለት ነው። ስለዚህ ያንን ክህሎት አዳብሮ የተሰጠውን ስራ የሰው ሀብት ልማት ስራ መስራት ያለበትን ስራ በሚሰራ ከሆነ በብቃት ከተወጣው ጥሩ አፈጻጸም ከተ ከታየና ውጤቱ ያማረ ውጤት ካሳየ ያ ሰው ችሎታ አለው ማለት ነው። በዛ ጉዳይ ላይ ችሎታ አለውም እንላለን ማለት ነው። ስለዚህ በተለያየ ሙያ ዘርፎች ላይም እንጠቀማለን። ስለዚህ እንትን እንዲሁም ስራ አስኪያጅ የአንድ ድርጅት ስራ አስኪያጅም እንዲሁ በተመሳሳይ ማለት ነው ስራ አስኪያጅ የሚያደርገውን ነገር ካደረግህ ከስራ አስኪያጅ የሚጠበቁ ነገሮች እንደ አጠቃላይ ድርጅቱን መቆጣጠር ሊሆን ይችላል ሰራተኞችን መቆጣጠር ሊሆን ይችላል ሁሉንም ሰራተኞች የማዘዝ እንዲሁም ደግሞ ስራዎችን እንደ አጠቃላይ ከላይ ሆኖ የመቆጣጠር ችሎታ ካለው ችሎታ ብቃት ካለው ችሎታ አለው ሙያው ለሱ ይሆናል ማለት ነው። በዚህ ሙያ ላይ ችሎታ አለው ውጤታማ ሆኖበታል ማለት እንችላለን ማለት ነው። እንዲሁ ደግሞ በእነዚህ አይነት ስራዎች ብቻ ላይሆን ይችላል። አንድ ሰው የራሱ የሆነ ችሎታ ተሰጥቶታል ተሰጥቶታል እምንለው ችሎታ ክህሎት አለው ካለ ደሞ በተፈጥሮ የተሰጠው ችሎታ ሊሆን ይችላል የዛ ሰው ማለት ነው ለምሳሌ በተፈጥሮ የተሰጠው ችሎታ ስንል ምን ምን ችሎታዎችን ያካትታል ማለት ነው የስዕል ችሎታ ያለው ሊሆን ይችላል ማለት ነው ያ ሰው ስለዚህ ስዕል የመሳል ችሎታ ያለው ያለውን ነገር መሳልም ያየውን ነገር ቶሎ የመሳል ችሎታ ካለው በስዕል በጥበብ ማቅረብ የሚችል ሰው ከሆነ ያን ሰው የስህል ችሎታ አለው እንላለን ማለት ነው። እንዲሁም ደግሞ የስዕል ብቻ ሳይሆን ሌላ ምሳሌዎችን መውሰድ እንችላለን። የጽሁፍ የስነ ጽሁፍ ችሎታ ያለው ሰው ሊሆን ይችላል የስነ ጽሁፍ ስንል የተለያዩ ልብ ወለዶችን ሊጽፍ ይችላል። የልብወሌድ የልብ ወለድ ልብ ወለዶችን ሊጽፍ ይችላል እንዲሁም ግጥሞችን ሊጽፍ ይችላል ማለት ነው። ስለዚህ ይሄ ችሎታ አለው ማለት እንችላለን ማለት ነው። ስለዚህ ችሎታ በአንድ ነገር ላይ ብቻ ሊገለጽ አይችልም በተለያዩ ነገሮች ላይ የሚገለጽ ይብእ ማንኛውም ሰው መያዝ ያለበት ወይ ይህንን ነገር ማሟላት ያለበት ነገር ነው ማለት ነው ስለዚህ ሰዎች ችሎታ አላቸው እምንለው በተሰጣቸው ሙያ ላይ ክሂል ክህ በተሰጣቸው ሙያ በተሰጣቸው ዘርፍ ላይ የ ችሎታ ሲኖራቸው ከህሎታቸውን አሳድገው ወደ ችሎታ ወደ ብቃት ሲያደርሱ ችሎታ ይባላል።

ሪፖርት የሚለው እንግዲህ ሪፖርት የሚለው ቃል እንግዲህ ራሱን የቻለ አንድ ከአማርኛ ቃላቶች መካከል የሚመደብ ቃል ነው ማለት ነው። እንግዲህ ሪፖርት ማለት ምን ማለት ነው? ለምን ለምንስ እንጠቀመዋለን? እንግዲህ ሪፖርት ለተለያዩ ነገሮች እንደሚሉ ይታወቃል። እና እሱን በደንብ ግልጽ አድርገን እናብራራዋለን ማለት ነው። ሪፖርት ማለት ምን ማለት ነው? ስንል በመጀመሪያ ስንነሳ ሪፖርት ማለት እንግዲህ አንድ ለአንድ ነገር ለአንድ ስራ ለአንድ ለተሰጠን ስራ ወይም ለአንድ ለተሰጠን አላማ ስለ አፈጻጸሙ ይሆናል ስለ አተጋገብ እንዴት እንደተተገበረ ወይም እንዴት እንደተፈጸመ፣ እንዴት እንደተሰራ ምን ምን ነገሮችን እንዳካተተ፣ ምን ያክል ጊዜ እንደወሰደ፣ በምን ያክል ቆይታ አዎ በምን ያክል ቆይታ እንዳለቀ፣ መቼ እንደተፈጸመ፣ በማን እንደተፈጸመ በደንብ ግልጽ አድርገን የምናቀርብበት መንገድ ሪፖርት ይባላል ማለት ነው። ስለዚህ ሪፖርት ማለት እንደ ማስረጃ የምንጠቀመው የአፈጻጸም የውጤትን በደንብ የምናሳይበት ነው ማለት ነው። ስለዚህ ሪፖርት ማለት ይሄ ነው ማለት ነው በአጭር ትርጉም ስለዚህ ሪፖርትን እንግዲህ ለምን ለምን እንጠቀመዋለን በምን በምን አይነት ቦታዎች ላይ እንጠቀመዋለን ሪፖርትን? ካልን እንግዲህ በጣም ብዙ ነገሮች ላይ ሪፖርትን እንጠቀመዋለን ማለት ነው። በመጀመሪያ ደረጃ ሪፖርትን የምንጠቀመው እንግዲህ በተለያዩ የመንግስት መስሪያ ቤቶች ላይ በጣም በብዛት ስንጠቀምበት ወይም ሰዎች ሲጠቀሙበት እናያለን ማለት ነው። ይህም የሚሆነው እንግዲህ ምንድነው በአሰራሩ በአሰራራቸውን እንግዲህ አንድ ፕሮጀክት ወይም አንድ ፕሮጀክት ሊሰጡ ይችላሉ ማለት ነው። ሊሰጡ ይችላሉ የሆነ እንትን ስለዚህ ስለዛ ፕሮጀክት እንዴት አድርጎ እንዴት አድርጎ እንደሰራው ያንን ፕሮጀክት በደንብ ሪፖርት የሚያቀርብበት ግልጽ አድርጎ የሚያቀርብበት መንገድ ሪፖርት ይባላል ማለት ነው። ስለዚህ ሪፖርቱን ለምሳሌ ምን ሊሆን ይችላል የአንድ የህዝብ ቆጠራን መውሰድ ይችላል ማለት ነው። ስለዚህ የህዝብ ቆጠራን በምንወስድበት ሰዓት እንግዲህ ብዙ ነገሮችን ይናካትታል ማለት ነው። ምን ምን እናካትታለን ካልን መጀመሪያ የሚቆጠረው ህዝብ ምን ምን አይነት ነው? መስፈርታችን ምንድነው? የሚለውን እናካተትበታለን ማለት ነው። ስለዚህ በዚህ መስፈርት ውስጥ እንግዲህ ምንምን ምንምን ይካተታል ማለት ነው በዚህ ሪፖርት? በዚህ ውስጥ የሚካተተው ምንድነው፥ ህፃናት ናቸው ወይ? ሽማግሌዎች ናቸው ወይ? ወይም አዛንቶች ናቸው ወይ? እንዲሁም እናቶች ናቸው ወይ? ሴቶች ናቸው ወይ? የሚለውን በደንብ በግልጽ ወጣቶች ናቸው የሚለውን በድምጽ በግልጽ የምናስቀምጥበት መንገድ ነው ማለት ነው። ስለዚህ ይሄ ሊሆን ይችላል። ስለዚህ ይሄ እንደገና ደግሞ አቆጣጠሩ እንትን ቆጠረው በመች ነው የተካሄደው? በመች አመት ምህረት ነው የተካሄደው? የሚለውን አሁን አንድ እንይዛለን ማለት ነው። በሁለተኛ ደረጃ ደግሞ የት ነው ይሄ ቆጠራ የተካሄደ? የት ነው የተካሄደ? የሚለውን እናያለን ማለት ነው። ስለዚህ የት ነው የተካሄደ ቦታውን ትክክለኛ የሆነ ቦታውን መናገር አለብን ማለት ነው። በዚህ ክልል በዚህ ወረዳ በዚህ ዞን በዚህ ቀበሌ ተብሎ መገለጽ አለበት ማለት ነው። በዚህ ሀገር ተብሎ መግደም በግል መገለጽ አለበት ማለት ነው። ስለዚህ የቆጠሩት ሰዎችስ ምን አይነት ሰዎች ናቸው? እነሱም እንግዲህ ምን ያክል ሰው ቆጥሮታል? እነሱን የሚል ሴት ነው? ሴት ምን ያክል ወንድም ያክል የሚለውን በደንብ ቆጠራ መኖር እንትን በግልጽ መቀመጥ አለበት ማለት ነው። ስለዚህ ቆጠራ ላይ ደግሞ በዋናነት የሚካተተው ምን ያክል ውጤቱስ ምን ያክል ሆነ የዚህ ቁጥራ? የህዝብ ቁጥሩ ተቆጥሮ ወንድ ምን ያህል መጣ? ሴት ምን ያህል መጣ? እንዲሁም በአጠቃላይ በድምር ምን ያህል መጣ? ወጣቶች ምን ያክል ናቸው? አዛውንቶች ምን ያክል ናቸው? ህፃናቶች ምን ያክል ናቸው? የሚለው በግልጽ የምናይበት ለምሳሌነት የቆጠራን ከወሰድን በኋላ ሪፖርቱ ላይ ምን ይካሄዳል ማለት ነው? ይካተታል ማለት ነው? እነዚህ አይነት ነገሮች በግልጽ ሙሉ መካተት አለባቸው ማለት ነው ሪፖርት ላይ። ስለዚህ ከዚህ ሪፖርት እንግዲህ ቆጠራ የቆጠሩ ሰዎች ሪፖርቱን ይዘው ምንድነው? ለላካቸው ሰው ነው ሪፖርቱን የሚያሳዩት ማለት ነው። ስለዚህ ይሄ ሪፖርት ይባላል ማለት ነው። ሪፖርት እንግዲህ እዚህ ብቻ በቆጠር ብቻ ሳይሆን እንደ ምሳሌ ወሰድን እንጂ በተለያዩ እንዲህ ትምህርት ቤቶች ዩኒቨርሲቲዎች ሊሆን ይችላል ማለት ነው። ዩኒቨርሲቲዎች ይካሄዳል ማለት ነው። ስለዚህ ሪፖርት የሚካሄደው ምንድነው ስለ አንድ የሆነ ቦታ ወይም ስለ ስለአንድ ነገር ጥናት ያጠና ተማሪውን ሪሰርች የሰራ ተማሪ ምርምር የሰራ ተማሪ ምን ያክል ሪፖርቱን መጦ ለመምህራኖቹ ሪፖርት ሪፖርቱን መናገር አለበት ማለት ነው። እሱ በሚሆንበት ሰዓት እንግዲህ ያ ተማሪ ከዛ እሪብ ከዛ ስራ ከዛ ነገር ምን ምን እንደተማረ ከዛ ነገር ምን ምን እንደተማረ በግልጽ ለእነሱ የሚያስረዳበት መንገድ ነው ማለት ነው ሪፖርቱን። ስለዚህ በሪፖርቱ ብዙ ነገሮችን ያካትታል ማለት ነው። ምን ምን እንደሰራ